ሌሎችም ማበረታታት ትችላለህ ነው የተጠየኩት ጥያቄ ይህን ጥያቄ ደግሞ ለማብራራት ልሞክርላችሁ ሌሎችም ማበረታታት ትችላለህ? አዎ ማበረታታት ይችላል እንደው በምክር በምን በምን በምን በምን በመሳሰሉት ነገር ሰዎችን ላበረታታ የምችል ሰው ነኝ። ሰዎችን ሳበረታታ ደግሞ በኮንፊደንስ ነው ኮንፊደንስ እንዲኖራቸው ፈልገን ነው የምናበረታታው ማለት ነው። ያንን ኮንፊደንስ ከየትም አምጥተን ምናምን ነገር ነው የምናበረታታው ለምሳሌ። የሰውን ተቸግሮ ምናምን የኔ ቢጤ ለማኝ ምናምን ነገር ስናይ መሬት ላይ እነሱን መክረን ምን ብለን ጎዳና ተዳዳሪውን መክረን ምን ብለን ምን ብለን ምን ብለን ወደ መቄዶንያ ለመላክ ብናደርግ አሪፍ ጥረት ምናምን ነገር ሌሎችን ማበረታት በሚል ሆነው ምን ይዞ ማለት ነው። ድርጅቶችን በማበረታታት ብለን እንይዟለን እኛ ኢትዮጵያዎች አሁን ለምሳሌ ሌላ በገንዘብ የተቸገረ ሰው አየህና ዝም ብለህ አታልፍም። ምን ትሏለህ ትሄድና አባምኖነህ እንደዚህ በገንዘብ ልትቸገር የቻልከው ምናምን ነገር ብለን እንጠይቀዋለን ከዛ በኋላ። እሱም ይሄነው ምናምን ነገር ብሎ ምክንያት ይነግራል ማለት ይደረደርልሃል ምናምን ነገር ማለት ከዛ በኋላ ምክንያቱን ነገር ሰምተህ ኦ እንደዛ ከሆነ ለምን እኔ ጋር ቀጥሬ ምናምን እንድትበረታ ታላርግም ነው ነገር። ለሰው እዚህ ጋር ምን ያገኛል ሞራል ያገኛል ሞራል ያገኝና ወደ እኛ ይመጣል ምናምን ማለት ነው። ከዛ ወደ እኛ መጥቶ እኛ ጋር እየሰራ ሲሰራ ምንይባላል አበረታታው እኔ አበረታትቼ እዛው የወደቀን የጎዳና ተዳዳሪ አንስቼ አሳደግኩኝ ይህምንድነው ለሱ ብርታት ሰጠውት። እንደ ማለት ነው። አዛውንቶችን ማበረታታት ለምሳሌ እንደዚህ አቅማቸውን የሚችሉ በየቤታቸው እየሄድን ፋቢል አምስት ሺህ ብር ወር ለአንዱ ብንሰጥ። ምናምን እዚህ እያደረግን የሰውን ብናበረታታ አሪፍ ይመስለኛል። እንደኔ ሀሳብ ማለት ነው።

ሌላኛው የተጠየኩት ከሰየች ብዙ የሲአይ ጥያቄ መካከል አንዱ ቅሬቶችን እንዴት ታስተናግዳለህ ነው እኔ ቅሬቶችም በብዙ አይነት መንገድ ላስተናገድ እችላለሁ ለምሳሌ በኢትዮጵያ ባህል አድርጎ የሚያስቡት አንድም ሚያስጠላ ነገር አለ እሱም ምን መሰላችሁ እንትን ቡና እያፈሉ ሀሜት ሀሚት ሲያሙ ምናምን ይሄ ቅሬታ ነው በቃ ስላንተ አንተ በሌለህበት ሲወራ ምናምን ነገር ይሄ ቅሬታ ነው። እኔ ቅሬቶችን የማስተናግድበት መንገድ አሁን ለምሳሌ ስብሰባ እየተሰበሰብን ቅሬታ ካለኝ ያን ቅሬታ ቅሬታ ብዬ አቅርበውና ቅሬቴን ተናግሬ መፍትሄ ነው የምፈልገው እንጂ እንደሌሎቹ ቅሬቴን ተናግሬ ምናምን ትርክብርኪ ምናምን ነገር ማለት አልፈልግም እኛ ማለት ነው ይሄ ብዙዎቻችን ጋር ያለ ነገር ነው ቅሬቶችን በዚህ በዚህ በስብሰባዊ መንገድ መፍታት እንወዳለን ብዙዎቻችን ቅሬቶችን በስብሰባ መንገድ መፍታት እንወዳለን። በጣም በብዙ ነገር ልንፈታ እንችላለን። አሁን ለምሳሌ በባህል በአንዳንዶቹ ባህል ቤት ሄደህ ምናምን ነገር ቅሬታ አቅርበህ ምናምን ነገር ታርዶ በግ በልተን ምናምን የምንመጣበት አይነት ባህል አለ ማለት ነው። እንደነሱ አይነት ባህል ያለበት ቦታ አለ። ቅሬታዎች እንደዚህ እንደዚህ ይስተናገዳሉ እኔ ግን የማስተናግደው ሰው በተሰበሰበበት በኩል ስብሰባ አድርገህ ያንን ነገር ተወያይተህ ምን ብለህ ቅሬታ እናስተናግዳለን ማለት ነው።

እሄ ደሞ የተጠየቁት ጥያቄ በገበያ ዋጋ መደራደር ትችላለህ ወይ? አዎ ብዙም ቢሆን እችላለው ዋጋ መደራደር ዋጋ ለመ ዋጋ መደራደር ማለት በመጀመሪያ በእኛ ባህል የአንድን ነገር ውድ እቃ ማለት ነው። ለምሳሌ አምስት ሺ ብር የሚሸጥን እቃ ተከራክረህ ሁለት ሺ ብር ወይ ሶስት ሺ ብር እንደመግዛት ማለት ነው። ይህ ምን ይባላል? ዋጋ መደራደር እኔ ደግሞ ዋጋ ስደራደር አሁን ለምሳሌ አንድ ካርዲ እዚ እትዮጵያ ውስጥ ብሽጠው መቶ ብር ቢሆን ተከራክረህ ሃምሳ ብር ሽጥልኝ አባ ምናምን ብለን ለምነነው የምንገዛው ነገር ዋጋ መደራደር ይባላል። እሄ ደሞ ዋጋ መደራደር ብዙ ብዙ ሌቭል አፕ ሌቭል አፕ ሌቭል አፕ ሌቭል አፕ እያደረገ የመጣ ነገር ነው። አንድ እንዴት ውድድርም ሲስተላለፍ የመጣ ነገር ነው በመባል ይታወቃል። ይህ አሪፍ ከሚባሉ ነገሮች ውስጥ አንዱ ነው። እና በጣም አሪፍ ነው። ብዬ ከማስባቸውም ነገሮች ውስጥ አንዱ እሄ ነው ማለት ነው።

ሰዎችን እንዴት ታስተዋውቃለህ ይላል ጥያቄው ሰዎችን እንዴት ላስዋውቅ እችላለው። አሁን ለምሳሌ አንዱ ጓደኛዬ ወንበር ላይ ቁጭ ብሎ አንዱ ጓደኛዬ ደግሞ ከኔ ጋር አብሮ እየመጣ ቢሆን ያን ጓደኛዬን እንዴት ላስተዋውቅ እችላለው በመጀመሪያ ሁለታቹም ተነስቶ ክብር እንዲሰጥ እፈልጋለው ለራሳቸው የሰው ልጅ ዋና ነገሩ ክብር ስለሆነ ተነሱ በማለት ክብር እንዲሰጡ ካደረኩኝ በኋላ ተጨባበጡ በማለት ወደ ስራዬ እገባለው እንዲተዋወቁ ማለት ነው። ከዚያ ይታወቃሉ ምናምን በዚህ መልኩ ላስታውቅ እችላለው። ሌላ ደግሞ አሁን ለምሳሌ በአንድ ጓደኛ እና በአንድ ጓደኛ መሃል የቆየ ጥል ሊኖር ይችላል ማለት ነው። ያን የቆየ ጥል ወደ ፍቅር ለመቀየር ስትል ምን ታደርጋለህ? አሁን እዚህ የተቀመጠውን ጓደኛህን ለምንድነው ይሄ ነገር እኮ እዚህ ጋር ሊያበቃ ይገባል ስለዚህ እባክህ አንተ እንደዚህ እንደዚህ አድርግለት። ትለዋለህ ከዛ እሺ ምናምን ነገር ግን እሱ መታረቅ ይፈልጋል ይልሃል። ከዛ አው እሱ መታረቅ ሊፈልግ ይችላል ስለዚህ ሳታቅ ዝም ብለህ ነው የፈረድክበት እንለዋለን። ማሳመን ነው የኛ ስራ የኛ ስራ ካሳመንን ጓደኛን ማስተዋወቅ እንችላለን እኛ ለማሳመን የኛን ጓደኛ ግዴታችን ነው። ስለዚህ ሄደን እዛኛውም ጋ ደግሞ እባክህ ተረዳው በዚህ በዚህ በዚህ ምክንያት ነው ምናምን ነገር ብለን እንትን እንልና እርቅ እንዲፈጥሩ እናደርጋለን። በዛው እርቅም አስተዋወቅናቸው እንደ አዲስ ያ ማለት እንደ አዲስ እንዲወለዱ እንዳደረግን ነው የሚቆጥሩት እነሱ። ለኛ በጣም ትልቅ ትልቅ ሪስፔክት ይሰጡናል ከዛም በኋላ እኛን በጣም ያከበሩናል ይወዱናል በዚህ መልኩ። ሪስፔክት ልናገኝ እንችላለን

የትኛውን ባህል ትወዳለህ? ኢትዮጵያ ውስጥ በጣም ብዙ አይነት ባህሎች አሉ፤ በመጀመሪያ ማለት ነው። ስለ ሀገሬ ላወራችሁ እና በጣም ብዙ አይነት ባህል አለ። ከባህል ውስጥ ካላንደር ሁላ የሚዘጋቸው፣ መስከረም እንድ የሚከበረውን የመስከረም ወይም የእንቁጣጣሽ ወይም በእኛ አዲስ አመት ወይም ኒው-ይር ይሉታል ውጪዎቹ። በእኛ መስከረም አንድ ይከበራል። በሁለተኛ ደግሞ የሚከበረው መስከረም አስራ ስድስት መስቀል በዓል በመባል የምናከብረው ክብረ በዓል አለ። መስቀል በዓል ደግሞ የሚከበረው አካባበር፣ ደመራ የሚባል ትልቅ እንጨት ይቆም እና ያ እንጨት ልክ ከማታ ሁለት ሰዓት ቤተክርስቲያን ደመራ አብረተን ከመጣን በኋላ፣ ያንን ደመራ እናበረዋለን ማለት ነው። ያን ደመራ አብርተን ከጨረስን በኋላ፣ ይጨፈራል ምናምን ከዛ ወደ ቤት ይገባል ማለት ነው። ከዛ ሶስተኛ ክብረ ባህላችን ደግሞ የሚሆነው፣ ገና ነው። ገና ጌታችን ኢየሱስ ክርስቶስ የተወለደበትን ዋናኛ መልእክት ለመስጠት ተፈልጎ ነው። እና ገናን የምናከብረው የጌታችንን መወለድን በማስመልከት እንጂ፣ ሌላ ለምንም ታስቦ የተሰራ ነገር አይደለም። ብዙዎቹ እኛም እያሉ ይችላሉ ይችላሉ፤ እኛ ግን ከሃይማኖታችን ውጪ ወደ ውጪ ነን። እና ገና ደግሞ የሚከበረው ታህሳስ ሃያ ዘጠኝ ነው። እና በጣም ብዙ ሰው ከሚወደው በዓል አንዱ ገና ነው። ገና እና ፋሲካን በጣም ብዙ ሰው ይወዳል። ከዚያ በመቀጠል ጥምቀት ነው፤ ጥምቀት እንደ ሌሎቹ በቤት የሚከበር ክብረ በዓል አይደለም። የጥምቀት በዓል አከባበር ከሌሎቹ ለየት የሚያደርገው ውጪ ነው የሚከበረው እና፣ አከባበሩም ታቦት፣ ታቦተ ጽላቱ ከቤተክርስቲያን ወደ ታቦት ማደሪያ ይሄዳል፣ እና ሲሄድ በጣም ሩቅ መንገድ ነው። ያንን መንገድ ሸኝተን ከዛ በንጋታው ደግሞ ይመለሳሉ ማለት ነው። እነዛ ታቦቶች የሚመለሱትን መልሰን ነው የምናከብረው፣ ጥምቀት ደግሞ የሚውለው ጥር አስር ሲሆን ጥር አስር ከተራ በመባል ይታወቃል። ጥር አስራ አንድ ደግሞ ትክክለኛ በዓሉ ጥምቀት በመባል ይታወቃል። ሌላኛው እና ቀጣዩ በዓሉ ደግሞ፣ እንትን ፋሲካ በመባል ይታወቃል። ፋሲካንም የምናከብረው፣ ከሁለት ወር ጾም በኋላ ነው። ሁለት ወር ይጾማል ይፀለያል ይሰገዳል፣ እነዚህን እነዚህን ነገር ካደረግን በኋላ ነው እኛ ፋሲካን የምናከብረው። ፋሲካ አከባበራችን ከሌሎቹ ለየት የሚያደርጋቸው ነገሮች፣ በበዓሉ በየሳምንቱ የሚጠሩበት ነገሮች አሉ። አሁን ለምሳሌ መጀመሪያ ሳምንት ቅድስት ምናምን እየተባለ ነው የሚጠራው። እንትን ጴጥሮስ የተፈወሰበት ምናምን ነገር እየተባለ ነው የሚጠራው እኔ በደንብ ስለ ሀይማኖቴ ባላውቅም። እንደዛ ነገር እያሉ ስለሚጠሩ፣ እንደዛ ይከበራል። ከዛ ደግሞ ቡሄ በሉ ይባላል። ቡሄ ደግሞ፣ በዚው አጋጣሚ ፋሲካ ደግሞ የሚከበረው፣ ወደ የካቲት መጋቢት አካባቢ ነው። ሌላ ደግሞ ክብረ በዓላችን፣ ቡሄ በመባል ይታወቃል። የመጨረሻው ክብረ በዓላችን ቡሄ ነው። ቡሄ ደግሞ የምናከብረው ቤታችን ውስጥ ሙልሙል በመጋገር ነው። እናቶች ሙልሙል ይጋግራሉ። አባቶች ደግሞ ሙልሙል ለማድረስ ይወጣሉ። እና ብዙ ህፃናቶች በዚያው አጋጣሚ፣ ያንን ሙልሙል ለማግኘት ሲል ሆያ ሆዬ የሚል ጭፈራ አለ፣ እንደውም ትንሽ ልበልላችሁ፦ "ሆያ ሆዬ ሆ ሆያ ሆዬ ሆ" እየተባለ ይባላል። እና እንደዚያ እየተባለ አንዳንዶቹ ትንሽ ሳንቲምም ያገኛሉ፣ አንዳንዶቹ ደግሞ፣ ጠለቅ ያለ ሙልሙል ያገኙ እና ሙልሙሉን አሁን ለአምስት ከጨፈሩ ለአምስት ነው የሚካፈሉት። የአንዳንዶቹ ደግሞ አንድ አንድ ይሰጣቸዋል እንደዛም ሆኖ። በዚሁም አይነት ሆኖ የትኛውን በዓል ትወዳለህ? ነው። እኔ የምወደው በዓል ገናን ሲሆን ገና ደግሞ የሚከበረው ታህሳስ ሃያ ዘጠኝ ነው ማለት ነው።

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ ወይ? አዎ በአንድ ጊዜ ብዙ ስራዎችን ላስተናግድ እችላለሁ። አሁን ልጅ እያለሁ ከምሰራቸው ስራዎች ውስጥ የማስተናግዳቸው፤ በቀን አንድ አመት ስራ እሰራለሁ። ከነዛ ስራ ውስጥም ልብሴን ራሴ ነው የማጥበው። የፋሚሊ ልብስ አጥባለሁ። የቤተሰብ የቤተሰብ አጥባለሁ። ከዛ ቤት እጠርጋለሁ፤ ቤት እወለውላለሁ። እንደነዚህ አይነት ስራዎችን በልጅነቴ ስሰራ ነው ያደግኩት። ስለዚህ ምንም ከቤት እንኳን ብወጣ ምንም የሚያስቸግረኝ ነገር የለም። ለእናቴ ምግብ የማበስልላት እኔ ነኝ አሁንም በዚህ እድሜ ሁላ። ደግሞ የማበስለው ምግብ በጣም ጣፋጭ ጣፋጭ የሆኑ ምግቦችን በማብሰል እታወቃለሁ። ለምሳሌ ሽሮዬ በጣም ይጣፍጣል። ይላሉ ቤት ሁላ እና ምግብ በማብሰል በጣም እታወቃለሁ። እና ያንን ምግብ ሳበስል በጣም ብዙ ሰው ይገረማል እንደውም። ብዙ ጊዜሽ ነው እንዴ ምንድነው? ገና ህፃን አደል እንዴት እንደዚህ ብዙ ስራ ይሰራልሻል? ምናምን ይሏታል። በኦንላይንም በጣም ብዙ ስራ እሰራለሁ። አሁን እዚህ ጋር ፎሬክስስ እየሰራሁ እዚህ ጋር ሌላ ስራ እሰራለሁ። እና በጣም ብዙ ስራ እሰራለሁ። በኦንላይን ላይ ብቻ ሁላ በጣም ብዙ ስራ በመስራት እታወቃለሁ። ሶሻል ሚዲያም ኢንፍሉዌንሰር ነገር ለመሆን እሞክራለሁ። ነገር ግን ቪዲዮዎቼ ቫይራል አይወጡም። ያው ቫይራል ቢወጣልኝ ኖሮ ደግሞ ጎን ለጎን ድጋሚ ሌላ ሶስት ስራ እንደማለት ልሰራ ነው። አሁን ተማሪ ነኝ። የፎሬክስ ተማሪ ነኝ። ፎሬክስ ላይ ስማር እስካሁን በጣም ብዙ እውቀት እንዲጨምርልኝ እያደረገ ነው። ኢንጊሊሽ፤ እንግሊዘኛዬ በጣም እንዲበረታ እያደረገኝ ነው። እና ይሄን ይሄን የመሳሰሉ ነገሮችን በፎሬክስ እያገኘሁ ስለማገኝ ችግር የለውም ብዬ ነው ምንም ነገር የማደርገው ማለት ነው። አሁን ለምሳሌ ብዙ ስራ ሰርቻለሁ ብዬሃለሁ። ከነዛ ውስጥም መካከል የቀን ሰራተኛ ሆኜ ሰርቼ ሁላ አቃለሁ። አካፋ እና ዶማ ይዤ፤ አሸዋ እንደዚህ ተሸክሜ ምን ብዬ እሰራ ነበር። ነገር ግን ያን ስራ ከሰራሁ በኋላ እዛ ስራ ዳግመኛ ላለመመለስ ስል ነው ኦንላይን ስራ የገባሁት። ለምን? ኦንላይን ስራ ላይ ትርፋማ መሆን ይቻላል ስለሚባል። በኦንላይን ስራ ትርፋማ መሆን ደግሞ ተቻለ ከተባለ አሁን ለምሳሌ በቀን አስር ዶላር ከሰራሁ በወር ሶስት መቶ ዶላር ማለት ነው። ሶስት መቶ ዶላር ደግሞ ወደ ኢትዮጵያ ሲመነዘር በጣም ብዙ ብር ነው። እና ይሄን ያህል ብር ደግሞ ማግኘት በጣም አሪፍ ነው። አሪፍ ነው ብዬ አስባለሁ።